ማንቂያ ሰዓት ትጠቀማለህ ይላል? ጥያቄው አዎ። የማንቂያ ሰዓትን እጠቀማለሁ ያለማንቂያ ሰዓት ከእንቅልፌ መነሳት አልችልም። ክላስ ሊሄድ ሊሆን ይችላል ወይ ደግሞ? ስራም እሰራለሁ አንዳንዴ እና የማንቂያ ሰዓት መጠቀም ግድ ነው ብዬ የማስብ አይነሳውም ምክንያቱም አይታወቅም ሁልጊዜም ባስለመድነው ሰዓት አእምሮአችን ሊነቃ ይችላል። ግን ደግሞ አንዳንዴ ከምናገኘው ድካም ብዙ ስራ ሰርተን ደክሞንታይን ታይዛል ሊሆን ይችላል። እና ብዙ ጊዜ አእምሮአችን ባስለመድነው ሰዓት ላይነቃ ይችላል። በዚህ በዚህ ምክንያት ወይ ከስራችን ወይ ከትምህርታችን ላይ ሊያስተጓጉለን ይችላል። እኔ አሁን ብዙ ጊዜ የማንቂያ ሰዓትን እጠቀማለሁ የማንቂያ ሰዓትም አድርጌ ቶሎ ላነቃ እችላለሁ ምክንያቱም በጣም ይደክመኛል። ከክላስ መልስ ስራም እሰራለሁ። እንደገበያ ደግሞ ጎን ለጎንም ከውጪ ስራዎች በተጨማሪ ደግሞ ቤት ውስጥም አንዳንድም የማግዛቸው ቤተሰቦቼን የማግዝበት አይነት ስራ አይጠፋኝምና። ደክሞኝ ስለምተኛ በአላርም ባደረኩት ሰዓት ቶሎ የመንቃት እንትን የለኝም። ግን ደግሞ አብዛኛው ሰዓት በም ሁሌ በምነሳበት ሰዓት አይምሮዬ በቃ ቀድሞም ከአላርሞ ቀድሞም ሊያነቃኝ ይችላል። ግን ደግሞ አብዛኛውን ሰዓት ቅድም እንዳልኩት። ከክላስ እወጣለሁ ከዛ ስራም የምሰራት ስራአለች ከዛ በኋላ ደግሞ ቤት ውስጥ ገብቼ የማግዛቸውን ነገር ሊኖር ይችላል። ልብስም ማጣቢ ሊሆን ይችላል ወይ ደግሞ ቤት ማጽዳት። እነሱን እነሱ እነሱ ያደክሙኛል እና ቶሎ የመንቃት እንትኑም የለኝም ያን ያህል ቶሎ የመንቃት ልምዱ የለኝም። እና ደግሞ በጣም እንቅልፋም ነኝ ብዬ አስባለሁ። ምክንያቱም አላርሞ ሶስት አራት ካልጮኸ እያጠፉሁት መልሼ እተኛለሁ እያጠፉም መልሼ እተኛለሁ። ግን ደግሞ ቀደምም አድርጌ ነው የምሞላው ምክንያቱም ይሄንን ባህሪዬን ስላማውቅ። እንደዛ እያጠፋሁ ተመልሼ በምተኛበት ሰዓት። ሰአቱን ረዘም አድርጌ ካሞላሁት ቶሎ ተነስቼ ለመሄድ ላረፍድ እችላለሁ በዛ ምክንያት። ራቅ አድርጌ ራቅ አድርጌ ነው። ሰአቱን ቀደም አድርጌ ነው። የምሞላው እና በዛም ሰዓት ተነስቼ ቶሎ ላልደርስ እችላለሁ ካሰብኩበት ቦታ በጣም አርፋጅ ነኝ። በተለይ ክላስ ውስጥ በጣም አርፍጄ ከሚገቡ ተማሪዎች አርፋጅ ከሚባል ተማሪዎች መካከል አንዷን ነኝ። ምክንያቱም አላርም እንኳን ሞልቼ ቶሎ ተነስቼ መሄድ እንትኑ የለኝም። በጣም ፈጣንም አይደለሁም ብዬ ነው የማስበው። አላርም ጮሆ እንደገና ሶስት አራቴ እየዘጋሁ ተመልሼ በየአምስት ደቂቃው ተመልሼ ስተኛ እንደገና ሰዓቱ በጣም እንትን እያለ እየረፈደብኝ ይሄዳል። እንደገና ተነስቼ ተዘጋጅቼ ለባበሼ ደብተራዬን ይዤ እስከምወጣ ድረስ በጣም የታክሲም ሰልፍ ረጅም ሆኖ ላገኘው እችላለሁ። የተለያዩ ነገሮች ሊያጋጥሙኝ ይችላሉ እና በጊዜ የምወጣ አይነት ሰው አይደለሁም ግን ደግሞ ሁሌም አላርም እጠቀማለሁ ግን። በአላርሙ በሚጠራ ሰዓት እኔ ዝግጁ ላልሆን እችላለሁ ወይ ከድካሜ ወይ ደግሞ በእንቅልፍ ከእንቅልፌን ቶሎ የምናውቅ አይነት ሰው አይደለሁም እንደገና ያንን አላርም አጥፍቼ ተመልሼ መተኛት። ልምድም አለኝ አብዛኛው ሰዓት ይህንን ነገር። ለማጥፋት ነው በቃ አሁን ሁል ጊዜ እመኛለሁ። አይ ከእንግዲህ ከጮኸ በኋላ ቶሎ ነው የምነሳው እላለሁ ለራሴ ሁል ጊዜ ግን። ቶሎ የመነሳቱን እንትን ሁሌ እለዋለሁ ግን ተግብሬው አላውቅም። አንዴ በጠራ ቶሎ ብዬ ተነስቼ አላውቅም ከድካሙም ጭምር ሊሆን ይችላል። እንደዚህም ደግሞ ከልምዱም አኳያ ሊሆን ይችላል። ቶሎ ነቅቼ እንደዚህ አላርም አጥፍቼ ምናምን ወደ መተኛት። እንትኑ ነው ያለኝ ልምድ ነው ያለኝ። አላርማ አጠፋለሁ ተመልሼ እተኛለሁ። ግን ደግሞ አላርም ባልቀጠርኩም ሰዓት እንደዚሁ አይምሮዬ ልክ ሁሌ በምንነሳበት ሰዓት ንቁ ሆኖ ነው የሚጠብቀኝ አብዛኛው ሰዓት ማለት ይቻላል። ግን ደግሞ አላርም መቅጠር ግድ ነው እንደው ቅድም እንዳልኩት ከዚህ በተያያዘ። ተኝቼ ሊሆን ይችላል ወይ በጣም ሀይለኛ ስራ ስሰራ ቆይቼ ልሆን ይችላል ከድካም ጋር በተያያዘ። አንዳንዴ ቶሎ ለመነሳት ይከብደኛል። ከአልጋዬ እና ለዛ ለዛ አላርም የግድ ያስፈልገኛል እና ሁሌ ነው። አላርም ቀጥሬ የምተኛው። ግን ደግሞ ቅድም እንዳልኩት በቃ ቶሎ አልነሳም ወይ ደግሞ ቤተሰቦቼ ቀስቅሰውኝ አረፈደ ይሄን ያህል ሰአቱን ምናምን ሲሉኝ ካልሆነ ደንግጬ የምነሳው። ቶሎ ከአልጋ የሚረቃ አይነት ሰው አይደለሁም። እንዲሁም ደግሞ ማታም ላይ ቶሎ የምተኛም አይነት ሰው አይደለሁም። እንደዛ ከስራ አምሽቼ ወይ ስልክ ወይ የሆነ ቪዲዮ ሲያይ ልውል እችላለሁ። በዛ በዛ ምክንያት ይመስለኛል። ለአላርም ሲጮህ ደንቅጬ ቶሎ የማልነሳው ከድካሙም ቶሎ ካለመተኛቱም በተያዘ። ሁልጊዜ ክላስ ውስጥ አርፋጅ አርፋጅ ነኝ። የስራው ከስራው ጋር በተያያዘ አርፍቼም መግባት እችላለሁ እንደዚሁ ከ

የምታስታውሰው ልዩ በዓል አለ? አዎ እኔ ከማከብራቸው በዓሎች ለየት ለኔ ለየት የሚለውና ደስ የሚለኝ በዓል የትንሳኤ በዓል ነው የፋሲካ እሱም አሁን ሰኞ ጾም ይገባልና ከጾሙ በኋላ ሁለት ወር ከጾምም በኋላ የሚደረግ በዓል ነው እና ሃይማኖታዊ በዓል ነው ከጾም በኋላ የምናከብረው ደስ የሚለን በዓል ነው እኔ እሱ ሲመጣ አይደለም በዓሉ እንደዚህ ደርሶ ልክ ጾሙ ሲገባ ራሱ በጣም ደስ የሚለኝ ወራቶች ናቸው እነዚህ ሁለት ወራቶች አሁን በቅርቡ ከሁለት ቀን በኋላ ይገባል ይሄ ጾም እና በጣም ደስ ብሎኝ ጓጉቼለት የምጾመው ጾም የለውም ደግሞ በዓሉን ደስ ብሎኝ የማከብረው በዓል አንዱ ቢሆን ይሄ በአመት አንድ ጊዜ የሚመጣው የፋሲካ ወይም የትንሳኤ በዓል ነው እኛ እኛ ቤት የትንሳኤን በዓል ለየት ባለ ሁኔታ ነው የምናከብረው አሁን እሁድ ቀን ይውላል ትንሳኤ እና ከዛ ከሳምንቱ በኋላ ደግሞ ዳግማ ዳግማ ትንሳኤ ብለን የምናከብረው በዓል አለ እና ይሄ በዓል እኛ ቤት በቃ በጣም ለየት ብለን በትልቁና ደስ በሚል ሁኔታ ቤተሰቦቻችን ተሰብስበው የምናከብረው በዓሎች ውስጥ አንዱ ነው እና በጣም ነው ደስ የሚለኝ ሁሌም ነው። ጓጉቼ የምጠብቀው ከዛ ከበዓሉ በላይ ደግሞ የሚያስደስደኝ ጾሙ ነው ሁለት ወር ውስጥ ከሁለት ወር ጾም ውስጥ ወር ከሶስት አመት ከጾመን በኋላ አንደኛ የመጨረሻዋ የሁለተኛው ወር መግቢያ አንደኛው ሳምንት በጣም ደስ የምትል ስግደት የምንሰግድበት የተለያዩ ነገሮች የምናደርግበት ከጉልባን ጀምሮ ከስቅለት የስቅለት ለት ከምንሰግደው ስግደት ጀምሮ የተለያዩ ነገሮችን የምናደርግበት የስቅለት ሳምንታቶች አሉ ሶስቱ አምስቱ ቀናቶች ከዛ በኋላ ደግሞ አርብ ከ አርብ ማታ ጀምሮ እስከ ቅዳሜ ድረስ የሰው ላይመገብ ይችላል ከዛ በኋላ ደግሞ የእሁድ እለት እሁድ እለት ሌሊት ተነስተን የምንመገበው ምግብ አለ። እሁድ ሌሊት ላይ እና በዓሉ ከዛ ሰዓት ጀምሮ ነው የሚከበረው እና ያ በዓል ነው ለኔ ልዩ በዓል የፋሲካ በዓል ነው ከሁለት ወር በኋላ። የምናከብረው በዓል ማለት ነው። ከዛ በኋላ እሁድ ፋሲካ ሆኖ ሳምንቱን ሙሉ ሊሆን ይችላል እኛ ቤት በዓል ሊሆን የሚችለው የተለያዩ ዘመዶቻችን ጋር ሄደን የምንጠያየቅበት እዛ ዛሬ አንዱ ቤት ታርዶ ከሆነ ሌላ ፕሮግራም ተዘጋጅቶ ከሆነ ነገ ደግሞ ሌላኛው ቤት እና ዘመዶቻችንም በጣም ብዙ ናቸው በየቀኑ ተነጋግረን ዛሬ እኔ ጋር ነው ነገ እኔ ጋር ነው እየተባባልን የምናከብረው ለየት ያለ በዓል ነው እና ለኔ ከልጅነቴ ጀምሮም እስካሁን ድረስ ሊሆን ይችላል በጣም የምወደውና የማስታውሰው ልዩ በዓሌ ነው ሁሉም ሁሉም ሰው ደስ ብሎት የሚያከብረው ከዛም አልፎ ለወራቶች ምንም አይነት ጾም ሳይኖር ሁሉም ሰው የ የጸለላት ምግብ የሚመገብበት ቀን ነው። እና ሁሌም የማስታውሰው ልዩ በዓሌ የፋሲካ ወይም ደግሞ የትንሳኤ በዓል ነው። ከዛ ባለፈ ደግሞ የ የዳግመ ትንሳኤ ቅድም እንዳልኩት ከሳምንት በኋላ ዳግሜ ትንሳኤ ይኖራል ይሄንንም ሁሉም ሰው ነው የሚያከብረው ልክ እንደ ትንሳኤ ባይሆንም ለየት ያለ ቦታ ይሰጠዋል እና ልክ እንደ አሁን እንዳከበርነው አይነት ለየት ያለ በዓላችንም እሱ ነው። ከትንሳኤ በኋላ ለወራት ለአንድ ወር ሊሆን ይችላል ወይ ደግሞ ላንድ ወር ከአሥራ አምስት ቀን ምግብ የፅላላት ምግቦችን ነው የምንበለው አርብና ሮብ አሁን በኦርቶዶክስ እምነት የጾም ቀን ነው አይደል ከዛ ግን ከፋሽካ በኋላ ግን ወር ከአሥራ አምስት ቀን ወይ ደግሞ ሁለት ወር ወይ አንድ ወር ሊሆን ይችላል ሌላ ጾም እስከሚገባ ድረስ የጾም ምግቦች ይፈቀዳሉ ሮብና አርብም የሚበሉበት ጊዜ ነው እና ለኔ ለየት ያለ በዓል ነው። ከልጅነቴም ጀምሮ ሊሆን ይችላል እንዲሁም ከዘመድ መሰብሰቡም እንደዚህ ላይ ሽመመገቡም ለየት ያለ በዓል ነው ብዬ ነው የማስበው እና እሱ ለኔ ለየት ያለ ለየት ለየት ያለ ቀንና በዓል ነው ለሊት ተነስተን ተሰብስበን ለሊት በልተን ተመልሰን እንተኛለን ለሊት ለዘጠኝ ሰዓት ላይ ዶሮ ሲጮህ ተነስቶ ሁሉም ሰው ተነስቶ ነው የሚገባው ከዛ በኋላ መልሰን ተኝተን ጠዋትም ተነስተን የምንመገበው ነገር ያ ያ ሁሉ ነገር በቃ ልክ እንደ ትውስታ የቀረብኝና በጣም ጓጉቼ የምጠብቀው በዓል የፋሲካን በዓል ነው እንዲሁም ደግሞ ዘመዲስ